የስራ ግምገማ ታደርጋለህ? የስራ ግምገማ አዎ አደርጋለህ የስራ ግምገማ ብዙ ጊዜ ስራ ግምገማን በተለያየ መልኩ አደርጋለሁ። የስራ ግምገማን ብዙ ጊዜ የማድረጉ ነገር ይታያል። ስለዚህ የስራ ግምገማ ብዙ የማድረግ ነገር አለ። ስራን መገምገም ስራን ማስተባበር ስራን መስራት ስራን ማስተካከል በጣም አሪፍ ነው። ስራን የስራ ግምገማ ካለ የስራ እድገት አለ። የስራ ግምገማ ሲካሄድ ድርጅት ወይም አንድ የመስሪያ ቦታ ያድጋል። ስራ ግምገማ ከሌለው ግን ምንም አይነት የስራ ግምገማ ከሌለ ስራ ነው የሚያድግበት ወይም ሆኖ ወደ ጎል የሚሄድበት ነገር የለም። እና የስራ ግምገማ በጣም ነው እና መሰርታዊ የሚሄድበው እና የስራ ግምገማ ሲኖረን። በጣም ለስራም ለወደፊትም ለአሁንም ስለዚህ የምናከናውነው ነገሮችን በቀላልና በጣም ፕሮሰስ ወይም የተለያየ ነገር በማይገባበት መልኩ ስራ ግምገማን ማድረግ እንችላለን። ስለዚህ የስራ ግምገማ

በኮምፒውተር መጠቀም ትችላለህ ኮምፒውተር መጠቀም እችላለሁ ኮምፒውተርን ለመጠቀም እሞክራለሁ። ኮምፒውተር ብዙ ጊዜ እጠቀማለሁ ኮምፒውተር በተለያየ ጊዜ በተለያየ አጋጣሚ እጠቀማለሁ። ኮምፒውተር ስትጠቀም እንግዲህ ብዙ አይነት ነገር ሊያጋጥም ይችላል። ኮምፒውተር እንግዲህ ልምድ ይፈልጋል ኮምፒውተር በተለያየ ጊዜ በተለያየ አጋጣሚ ኮምፒውተር የመጠቀም ነገር አለ። እና ኮምፒውተር ስትጠቀም እንግዲህ ብዙን ጊዜ የሚገጥመኝ ነገር ኮምፒውተር ፕሮሰስ ሳደርግ ብዙ አንድ አድማ የታወቁ የውስጥ ሶፍትዌሮችን በደንብ ያለማወቅ ነገር ይፈጠራል። ይሄን ደግሞ ካላወቅን አሁን ለምሳሌ ፎቶ ኤዲት ባደርግ ብሞክር ማላውቅ ከሆነ ከባድ ነው። ምክንያቱም እሱን ኢዲት ለማድረግ እሱን ለማስተካከል እሱን በደንብ አድርጎ ለመስራት በጣም የሚያስቸግርበት ነገር አለ ማለት ነው። እና ፎቶን በደንብ ኢዲት አድርጎ መስራት በደንብ አስተካክሎ መስራት በጣም አሪፍ ነው። እና ስለዚህ ፎቶን በደንብ ሀሪፍ አሬንጅ አድርጎ መስራት ፎቶን በደንብ አትራክት አድርጎ መስራት በጣም ወስኝና መሰረታዊ ነገር ነው። እና ፎቶን ስናስተካክል ፎቶን ስንሰራ በጣም ጥሩና ጥሩ መሰረታዊ የሚባል ነገር አለው። ፎቶን በደንብ አስተካክሎ በኮምፒውተር መጠቀም ስለዚህ ይሄንን መቻል ያስፈልጋል ማለት ነው። ይሄን ስናደርግ ሞባይል በተለይ ከሞባይል አሁን በሲስተም ሞባይል ላይ መምጣቱ ደግሞ ኮምፒውተር ደግሞ ከሞባይል ጋር የመመሳሰል ነገር እያመጣ ይገኛል። ኮምፒውተር መጠቀም በጣም አስፈላጊ ነው ማለት ነው። ኮምፒውተርን ተጠቅመን የተለያየ ነገር መስራት እንችላለን የተለያየ ጥቅም እንዲኖረው አድርገን መስራት እንችላለን። ኮምፒውተር ስንጠቀም ብዙ ጥቅሞች አሉት ለምሳሌ አሁን ባለው ሁኔታ ኮምፒውተር እንግዲህ በዲስክቶፕ ስንጠቀም ብዙ አይነት ገቢዎች ብዙ አይነት አማራጭ ገቢዎች ይገኙታል የተለያየ የገቢ አይነት አለው። ማለት ነው። ስለዚህ ኮምፒውተር መጠቀማችን በጣም ሀሪፍና መሰረታዊ የሚባል ነገር ነው። ስለዚህ ኮምፒውተርን ስንጠቀም እንግዲህ ሳይሆን በጣም አስፈላጊ ነው ማለት ነው። እና ኮምፒውተር የምንጠቀም በጣም ጥሩ ነው። ኮምፒውተርን እንጠቀም እላለሁ። ኮምፒውተርን በደንብና በአግባቡ ጠቃሚ በሆነ ነገር ስንጠቀመው በጣም ብዙ ገቢዎች የሚያስገኝበት ነገር አለ። ኮምፒውተር ብዙ ገቢ ከማስገኘቱም በላይ የተለያየ ጥቅማ ጥቅም እያስገኘ ይገኛል። ኮምፒውተር በጣም ቫልዩ ትልቅ ነው ከፍ ያለ ደረጃ ያደርሳል። እና ስለዚህ ኮምፒውተር በጣም አስፈላጊ ነው ማለት ይቻላል። ኮምፒውተር በጣም ወሳኝ ነው። ኮምፒውተር በጣም በጣም አስፈላጊም በላይ ከመሆኑ የተለያየ ደረጃ ያደርሳል። ኮምፒውተርን እውቀት ማካበት የተለያየ ገቢ ያስገኛል። የተለያየ ከገቢም በላይ ነው ማለት ትችላለህ። ኮምፒውተር በጣም አስፈላጊ ከመሆኑም በላይ ለተለያየ የጥቅማ ጥቅም ላይ የስራ ሂደት የተለያየ የስራ ዘርፍ የተለያየ የስራ ሁኔታ የተለያየ የስራ ኩነት በተለያየ ጥቅም አለው ማለት ነው። እና ኮምፒውተር በጣም በጣም ያስፈልጎትኛል። ኮምፒውተር ያስፈልጋል ኮምፒውተር በኮምፒውተር በደንብ እንስራ እላለሁ። ኮምፒውተር በደንብ ከሰራን የኮምፒውተርን እውቀታችን የኮምፒውተር እንትናችን በጣም ከፍ ይላል ማለት ነው። እና ስለዚህ የኮምፒውተር ብልጽግና የኮምፒውተር እውቀት የኮምፒውተር እድገት በጣም ሀሪፍና መሰረታዊ የሚባል ነው። የኮምፒውተር እውቀት ስናሳድግ የተለያየ ጥቅማ ጥቅም ይኖረዋል። የተለየ ሀሪፍ ነገር

ገንፎ ትበላለህ ወይ? አወ ገንፎ እኮ እኔ ብዙ መብላት አልወድም ግን ሰዎች ሲያገነፉ ሲያዘጋጁ በደንብ አያለሁ ተመልክቼም አውቃለሁ እዚህ ገንፎ። ማዘጋጀት ብዙም እሚከብድ ነገር አይደለም። ግን ገንፎ ብዙ ተመጋቢ አደለሁም እና ስለዚህ ገንፎ ለመብላት ብዙም ደስተኛ አደለሁም ግን ገንፎ ማዘጋጀቱ በጣም ቀላል ነው። እንግዲህ ገንፎ ከቦቆሎና ከስንዴ ዱቄት እንዲሁም ከፊኖ እሱም ከስንዴ ዱቄት ነው በፋብሪካ በተዘጋጀ ደረጃ እሚዘጋጅ ነው። ነው እንግዲህ እሱን ውሃ በማፍላት ከዛ ላይ እንግዲህ ዱቄት በመነስነስ እንግዲህ በወፍራሙ በደንብ እያገነፉ እንዲበሱል ማድረግ ነው። ከዛ በኋላ እንግዲህ እሱ ከተገነፋ በኋላ እንግዲህ ወደ የተለያየ የጥቅም ጥቅም ወይም የመመገብ ስርዓት ነው የሚሄደው ማለት ነው። እና ገንፎ ገንቢና ሀይል ሰጭ ነው። እና በጣም ብዙ ሰው ይመገበዋል እንግዲህ ይሄ ገንፎ እንግዲህ በጣም ጥሩና አስፈላጊ ነው ማለት ነው። ለሰውነት በጣም በተለይ ለህፃናት በጣም የሚያስፈልግ የምግብ አይነት ነው። ገንፎ ገንፎን መመገብ ወይም ገንፎን በደንብ ማየት ገንፎን በደንብ ማወቅ በጣም ጥሩ ነው ማለት ነው። እና ገንፎን መመገብ በጣም ያስፈልጋል ገንፎን በደንብ የተመገበ ሰው በጣም ጥሩ የአመጋገብ ስርዓት ጥሩ ሰውነት ይኖረዋል ማለት ነው። እና ገንፎን ስንመገብ በጣም ጥሩ የሚባል ነው ማለት ነው ጥሩ የሚባል የሰውነት ቅርጽ ጥሩ ሚባል ሀይልና ሰጪ ሙቀት የሆነ የምግብ ስለሆነ የሰውነታችንም ቅርጻ ቅርጽ በጣም አሪፍ ነው ማለት ነው። እንዲሁም ሰውነታችን እንዲለሰልስ ያደረጋ ሰውነታችን በደንብ ለስግን ሰው ጥሩ ነገር እንዲኖር ያደርጋል ማለት ነው። እና ገንፎን መመገብ በጣም አሪፍ ነው። ገንፎ ስለዚህ የሚመገቡ ሰዎች በጣም ምቹና አሪፍ ነው ማለት ነው። ገንፎ በጣም አስፈላጊ የምግብ ዘርፍ ነው። ገንፎን ስንመገብ እንግዲህ በብዙ መልኩም ከ ጥቅም አለው። ስለዚህ ገንፎን ስንመገብ ከተለያየ አጋጣሚ ልንመገበው እንችላለን በተለይ ቡላ ሚባል በሀገራችን ቡላ የቡላ ገንፎ እንግዲህ በጣም የሚያስፈልግና ደስ የሚል ነገር ቢኖር ቡላ ገንፎ ነው። ቡላ እንግዲህ በጣም ብዙ ሰዎች የሚያውቁት ብዙ ሰዎች የሚወዱት ነው። እና ቡላን መጠቀም በጣም አሪፍ ነው ማለት ነው። ስለዚህ ቡላ ስንጠቀም በጣም ገራሚ የሆነ የምግብ አይነት ነው ማለት ነው። ቡላ እና ቡላ መጠቀም በጣም በጣም ብዙ ነገሩ አሪፍ ነው። ስለዚህ ቡላን እንጠቀም እላለሁ ቡላ መጠቀም በጣም እንዳ አስፈላጊነቱ ብዙ ጥቅም እናገኛለን ማለት ነው። እና ቡላ ብዙ በተለይ በኢትዮጵያ በደቡብ በሚባለው አካባቢ ደቡብ ክልል በሚበላ አካባቢ በጣም ብዙ በስፋት ይጠቀሙታልና። ብዙ ጥቅሙ በተለይ ገንቢው እና ለጉልበት በተለያየ ጥቅም ያለው ጉልበትን የሚያጠነክር ጉልበትን በደንብ አድርጎ የሚያወጣ ስለ ጉልበት የሚጠቅም ጉልበት ያለው ሁሉ የተለየ ጥቅም የሚያገኝበት ስለ ቡላ በጣም አሪፍ ነው። እንግዲህ ቡላም የቡላ ገንፎ በጣም እንግዲህ በጣም ወሳኝ ነው። ማለት እና ቡላ ግንፎ ከቡላ የሚዘጋጅ ግንፎ እንግዲህ ብዙ የቦቆሎ አይነት እንግዲህ እዚህ ቆጮ የሚባለው ወይም እንሰት የሚባለው ስሩ ቂጡ ተፈቅፍቆ ወይም ደርቆ ነው እንግዲህ ተወቅጦ ወደ ገንፎነት እንግዲህ በበቆሉ ጋር በመቀላቀል የቡላ ገንፎ የሚሆነው ማለት ነው

የቀን መቁጠሪያ ትጠቀማለህ የቀን መቁጠሪያ እኔ በሚገርመው ሁኔታ የቀን መቁጠሪያ አልጠቀምም። የቀን መቁጠሪያ እንግዲህ ብዙን አስቤ ነው ብዙ ቀኖችንም አውቃቸዋለሁ እንግዲህ እያንዳንዱን ቀን አውቀዋለሁ የቀን መቁጠሪያ መጠቀም በጣም አሪፍ ነው። ምክንያቱም ቀን በምንቆጥር ጊዜ ወይም የቀን መቁጠሪያ መጠቀማችን እንደአንድ ሰው ያደርገናል። ስለዚህ የቀን በተለይ ካላንደር የሚባለው ነገር እሱን የሚጠቀሙ ሰዎች እያንዳንዳቸውን ቀጠሮ እያንዳንዳቸውን የስራ ቀን እያንዳንዱን የክፍያ የስራ ያአሰርን ደሞዝን ምንም ሙሉ የሚባለውን ደረጃ አይረሱም። ማለት ምክንያቱም የቀነ መቁጠሪያ ስለሚያዩ የቀን ቁጥርያን በደንብ ስለሚጠቀሙ እነሱ ሊረሱ አይችሉም ማለት ነው። እና ይሄ ደግሞ መሆኑ ለነሱ በጣም አሪፍና አስተማሚማኛ ሆኖላቸዋል ማለት ነው። ይሄ በመሆኑ ብዙ የቀን መቁጠሪያዎች አሉ ብዙ የቀን የተለያዩ የመቁጠሪያ ነገሮች አሉ። እና በዛም የተነሳ እንግዲህ ብዙ አይነት የመቁጠሪያ ዘርፍ አለ ማለት ነው። ስለዚህም እሱ ደግሞ በጣም ምቹ አድርጎታል ማለት ነው። የቀን መቁጠሪያ እንግዲህ በተለያየ መልኩ ቀን እንድንቆጥር ቀን እንዲሆንልን አድርጎናል ማለት ነው። እና የቀን መቁጠሪያ መዘጋጀቱ በጣም አሪፍ ነው። የቀን መቁጠሪያን መጠቀም በጣም ለብዙ ነገሩ ጥሩ ነው። ብዙ ነገሩ በጣም አሪፍ ነው ብዙ ነገሩ በተለያየ ጥቅም ይውላል ማለት ነው። እና ይሄም ስሆን በጣም ጥሩ ከመሆንም በላይ እንግዲህ ለስራ በተለይ የስራ አንድ ድርጅት ወይም አንድ ካምፓኒ ሲሰራ የቀን መቁጠርያ ከሌለው ደሞዝም በአግባቡ ላይከፍል ይችላል ማለት ነው። የቀን መቁጠሪያ በጣም ከመጠን በላይ አስፈላጊ ነው ማለት እችላለሁ። የቀን መቁጠሪያ እንግዲህ በጣም ወሳኝና አስተማማኝ ነው የቀን መቁጠሪያ ከሌለ እንግዲህ ምንም የለም ማለት እችላለሁ። የቀን መቁጠሪያው እንግዲህ በጣም አስፈላጊ ከመሆኑ በላይ በጣም ብዙ ጥቅም እና ግባት ያለው ነው። የቀን መቁጠሪያ እና በጣም የቀን መቁጠሪያው በጣም ምቹ ነው የሚሆነው ማለት ነው። የቀን መቁጠሪያ በጣም ለብዙ ነገር ይጠቅማል ማለት ነው። የቀን መቁጠሪያ እንግዲህ በጣም ተስማሚና ፍትሃዊ የሆነ ነገር ነው። የቀን መቁጠሪያ ለብዙዎች ድርጅቶችም ሆነ ለተለያየ ጥቅማ ጥቅም ላለው ነገርም ሆነ ምቹ ነገር አለው

እህል መፍጨት ታውቃለህ ወይ? እህል መፍጨት እኔ ባለው ሁኔታ እስካሁን አልፈጭም ግን የሚፈጩ ሰዎች አውቃለሁ። እህልን ለመፍጨት እንግዲህ ብዙ አይነት የመፍጫ ዘዴ አለ ብዙ አይነት የተለያየ የመፍጫ ሁኔታዎች አሉ። እንደ ሀገራችን እንግዲህ በፊት ሳይዘምን ብዙ በድንጋይ የሚፈጭ የእህል አይነት ነበረ ለምሳሌ ቦቀሎ። ጠንካራ ከሚባለው አንዱ ቦቆሎ ነው ቦቆሎ እንግዲህ በሀገራችን በጣም የሚመራት ሲሆን በቆሎ እንግዲህ በእሳት ቆላ ቆላ በማድረግ ወይም በእሳት በመቁላት እንዲገራ በማድረግ ይፈጭ ነበር። ከዚያ አልፎ እንግዲህ ጤፍ ነው ጤፍ ይፈጫል ጤፍ ቀላልና ምቹ ስለሆነ የጤፍ ዱቄት ይፈጫል ይሄ ማለት ለእንጀራ የሚውል ለእንጀራ የሚጋገር የዱቄት አይነት ነው። እንግዲህ የሚፈጨው ከዛ አልፎ እንግዲህ ሽሮ ሽሮ የሚባለው እንግዲህ ሽሮ ለወጥ ወይም ለሽሮ ወጥ እንግዲህ በኢትዮጵያ ሽሮ ወጥ በጣም ታዋቂ ነው። ለዛ የሚውል እንደ ክክ አይነትም በደንብ የመፍጨት ነገር አለ በደንብ ማስተካከል አለ አድቅቆ መፍጨት ወደ ሽሮነት ቀይሮ እንግዲህ ለተለያየ እንትን መዋል ማለት ነው። እና ሽሮን መፍጨት በጣም አሪፍና አስተማማኝ ነው ማለት ነው። እንግዲህ ሽሮን ብዙ ጊዜ የመፍጨት ሂደቱ በጣም አሪፍ ነው ማለትም እና ሽሮ ሲፈጭ ለብዙ የወጥ አይነት ለብዙ ከወጥም በላይ ለብዙ አይነት ነገር ይውላል። ሌላ የሚፈጭ ነገር እንግዲህ ስንዴ ስንዴን በመፍጨት እንግዲህ ለዳቦ ዳቦ በቤት ውስጥ የሚዘጋጅ የስንዴ ዳቦ የሚባል። ራሱን የቻለ በሀገራችን እንግዲህ በባህላዊ መልክ የሚዘጋጅ የወፍጭ አይነት እንግዲህ ከዛ አልፎ የሚፈጭ ህልም መፍጨት ያለም ሲፈጭ ማወቅ እንግዲህ ኖርማል እንግዲህ በዘመናዊ በመጣው የእህል ወፍጮ እንግዲህ እዛ ይፈጫል ያልኩት ሁሉ በዛ ነው። እንግዲህ የሚፈጨው አሁን አሁን ባለው ዘመናዊ እንግዲህ በጣም ዘመኖ እየመጣ ወፍጮ ለተለያየ እንግዲህ በጣም አድቅቆ በመፍጨትና እንዲሁም በፍጥነት አይነት አንድ ኩንታልን በ ሃያ ሃያ ደቂቃ ወስጥ ሰላሳ ደቂቃ ውስጥ በመፍጨት ነው እንግዲህ ከዛም ባጠረ መልኩ ይፈጫል ማለት ነው። እና ይሄ ዘመናዊ ወፍጮ በጣም አሪፍ ነው። እንዲሁም ከዛም አልፎ ደግሞ በተለይ በአለም ደረጃ አሁን ያለው የወፍጮ አይነት በየቤቱ እየዞረ በሶላር ፓኒል ላይ ወይም እንግዲህ በ የታገዘ በጣም አሪፍ እየሆነ አለ ማለት ነው። እና በጣም ምቹ ነው ማለት እችላለሁ ምክንያቱም አሁን ባለው ዘመናዊ የወፍጮ ሂደት ብዙ ሰዎችን የጠቀመ ብዙ የጉልበት የቀነሰ ብዙ የሰዎችን ጉልበት ድካም የቀነሰ ሆኗል ማለት ነው። ይሄ ዘመናዊ ወፍጮ ለተለያየ ሰዎች በጣም ሲጠቅም ቆይተዋል እንግዲህ የዘመን እስካሁን በቅርብ እንግዲህ የመጣ ቢሆንም ትንሽ ቆይት ያለ ቢሆንም እንግዲህ አሁን ደግሞ በጣም ዘመናዊ እንግዲህ በናፍጣ የሚፈጥሩ ወፍጮ ከእጅ ወፍጮ ወደ ናፍታ በኋላ ታግዞ ማለት ነው። አሁን እንግዲህ ደግሞ ሙሉ በሙሉ ከነዳጅ ጋር በመላቀቅ ወደ ኤሌክትሪክ ሙሉ በሙሉ የዞረ ሲሆን ወፍጮ እንግዲህ ይሄ ዘመናዊ የወፍጮ መፍጨት ሆይ ሕደት እህልን የመፍጨት እንግዲህ አሁን አልፎ ደግሞ ወደ ዘመናዊ የሚባል የአፈጫጭ ዘዴ መጥቷል ማለት ነው። ሙሉ በሙሉ እንግዲህ ጉልበትን ጊዜን ሰዓትን የማይገልንና የሚቆጥብ እየሆነ መጥቷል ማለት ነው። እና ይሄ ደግሞ ለብዙ ሰዎች እፎይታን ፈጥሯን ማለት እችላለሁ ይሄን እህል የመፍጨት ሂደት ማለት ነው። እና በተለይ አርሶ አደር አካባቢ ኤሌክትሪክ እንደ ሀገራችን አልተዘረጋም በገጠራማው በምባል ክፍል አልተዘረጋላቸውም መብራት አሁንም የለም። ቢያንስ ኢትዮጵያ ውስጥ ባለው ሁኔታ ከሰማንያ ፐርሰንት በላይ መብራት አይጠቀም ወይም መብራት ዝርጋታ አልተዘርጋለትም ማለት ነው። እና በዚህ ወፍጮ ላይ ሲሰቃዩ ሲቸገረው ያለው እና ይሄ የህል መፍጨት ሂደት ዋናኛው ደግሞ በስፋት እያስፈጨ የሚገኘው የ አርሶ አደሩ ነው ማለት ወይ ገበሬው በስፋት ነው የሚገኘው በስፋት ተበትኖም ስላለ ይሄን እህል ወፍጮ ለመትከል እና እህልን የመፍጨት ሂደት በጣም ያስቸገረና አሳሳቢ የሆነ ነገር ነው። ስለዚህ ይሄ ነገር ለማስተካከል ትንሽ ስራ የሚጠይቅና ብዙ ትንሽ በጀት ይጠይቃል በጀቱ በጣም ከፍ ያለ ነው ማለት ነው። መጀመሪያ እህሉን ለመፍጨት ወፍጮ ያስፈልጋል ወፍጮው ደግሞ መብራት ያስፈልጋል አሁን ባለው ሁኔታ ስለዚህ መብራት ለማስገባት ደግሞ ትልቅ በጀት ስለሚጠይቅ የተለያየ እርዳታ ይፈልጋል ማለት ነው። እና ወፍጮ በጣም ያለ መፍጨት ሁኔታም በአሁን ጊዜ በጣም እየዘመነ መጥቷል። በተለይ አለም ላይ ባለው በቤት ለቤት እየተዞረ የሚፈጭበት እንግዲህ ሙሉ ኤሌክትሪክ በሚደርስበት አካባቢ የመፍጨት ነገር አለ ግን እኛ ሀገር ባለው እስካሁን እህል የመፍጨቱ ነገር አሁንም ከተማ አካባቢ ካልተሄደ እህልን መፍጨት አይቻልም ማለት ነው። እንግዲህ ሲቸገር በድንገጋይ ለመፍጨት ድንጋዩ ደግሞ አሁን ባለው ሁኔታ የለም ጠፍቷል። ምክንያቱም ዘምኗል ወፍጮ እና በዛ የተነሳም እንግዲህ እህልን በአግባቡ ለመፍጨት የግድ ዘመናዊ ወፍጭ ያስፈልገናል። ዘመናዊ ወፍጮ ደግሞ ወደ ሀገራችን እንዲገባ እንፈልጋለን ማለት ነው

ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት መቁጠር ያስደስታል። ኮከቦችን በተለይ በጨለማ ማታ ወቅት ላይ ማየት እወዳለሁ። ምክንያቱም ኮከቦች የተለየ ብርሃን እንግዲህ ብዙ ጨረቃ በማትኖርበት ሰዓት ጨለማ በሚሆንበት ሰዓት እንግዲህ ኮከቦች ሙሉ በሙሉ የመታየት ነገር አለ እንዲሁም የጨረቃ ብርሃን አይዉጣቸውም ማለት ነው። እና በዛው የተነሳ ከዋክብቶቹ በጣም ደስ የሚሉ ኮከቦቹ በጣም የሚያስደስቱ እይታ ገጥታ መስመራቸው ደስ ስለሚል የተለያየ ማየት እንዲሁም በተለየ መልኩ ማየት ደስ ይላል ማለት ነው። እና ከዋክብትን ማየት በጣም ኮከቦችን መመልከት ትወዳለህ? አዎ ኮከቦችን መመልከት መቁጠር ያስደስታል። ኮከቦችን በተለይ በጨለማ ማታ ወቅት ላይ ማየት ማወር ያላቸው በጣም ደስ የሚል ገጽታ ያሳያሉ ማለት ነው። እና ኮከቦችን በደንብ ማየት መመልከት እና ስለ ኮከቦች ምንነት ማወቅ ደግሞ ደስ የሚል ሳይንቲስት ውጤት ምርምርም ስለሆነ በተለይ ኮከብ ማየት በጣም ያስደስታል ማለት ነው። ኮከብ ማየት በጣም አስፈላጊ ነው ማወቅም በጣም ጥሩ ነው። ብዬ ነው እኔ ማስበው ምክንያቱም ኮከብ ስናውቅ ብዙ አይነት እውቀታችን ይሰፋል ብዙ አይነት የተለያየ እውቀት ይኖረናል ብዙ እንድናውቅ ብዙ እንድንሰራ ብዙ እንድንለፋ ያደርጋል ማለት ነው። እና ኮከብን በደንብ ማየት እወዳለሁ ኮከብን ማየት ብዙ እጥረት አደርጋለሁ እና ስለ ኮከብ ማወቅ በጣም ከሚፈልጉት አንዱን የኔ ማለት ነው። እና ኮከብን ሁሌ በተለይ ወደ ገጠር አከባቢ ስሄድ በጣም ነው ደስ የሚለው ለማየት ምቹ ነው። ምክንያቱም ምንም አይነት ግርግር የለም በቃ በአንድ ቦታ ቁሞ በደንብ መመልከትን ማስተዋልን ይጠይቃል ማለት ነው። እና ይሄን ኮከብ ማየት ደግሞ በጣም ወሳኝ ነገር ነበረ። ኮከብን ማየት በጣም አስፈላጊ ነገር እና ኮከብን ማየት በጣም ምቹ ነበር ማለት ነው። እና ስለዚህ ስለ ኮከብ ብዙ አይነት ነገር ማለት እችላለሁ ምክንያቱም ኮከብ በጣም እንዳስፈላጊ ነው ማለት ነው። ኮከብ ስናይ ኮከብ ስለ ኮከብ ስናውቅ ብዙ አይነት ነገር እናውቃለን። ስለ ኮከብ ማህዋር ስለ ኮከብ መስመር ስለ ኮከብ ሁኔታ የት አካባቢ በምን እንዳለ እንዲሁም ያለውስ ጠቀሜታ ምንድነው? ስለ በተለይ ስለ ፈለግ ለማወቅ ስለፈለግ ለመመርመር ስንፈልግ የግድ ኮከባችን ማወቅ ያስፈልገናል ማለት ነው። እንግዲህ እያንዳንዳቸው ኮከብ ጁፒተር በየት ይገኛል ሳተርን የትኛዋ ናት ማርስ የትኛዋ ናት ሙሉ እንግዲህ ብዙ ስለሚታዩ እነሱን የማወቅ ግዴታ ይኖርብናል ማለት ነው። እና እነዚህ ደግሞ በምድር ወገብ በምን የሚባሉትን እያንዳንዱን ለማወቅ የግድ ኮከብ ማየት ያስፈልጋል ማለት ነው። ኮከብ ባየን ቁጥር ኮከብን በደንብ ባዳመጥን ቁጥር ብዙ አይነት ጥቅም እናገኛለን ብዙ አይነት እውቀቶችን እናዳብራለን ማለት ነው። እኮ ስናይ ብዙ የምናየው ነገር ይኖራል ብዙ የምናውቀው ነገር ይኖራል ማለት ነው። እና ኮከብን ማየት በጣም ብዙም አስፈላጊ ነገር ነው ብዬ ነው የማስበው። እና ስለዚህ ስለ ኮከብ ስናውቅ ብዙ ጥቅም እናገኛለን። ስለዚህ ኮከብን ስናይ ብዙ አይነት የኮከብ አይነት ነገር እናገኛለን ማለት ነው። እና ኮከብ ብዙ አስተዋጽኦ አለው ኮከብ የሰው ልጅ እዉቀት ለሰው ልጅ እውቀት በጣም ብዙ አስተዋጽኦና ብዙ አይነት እንትን አለው ማለት ነው። እና ስለዚህ ስለ ኮከብ በጣም ብዙና ምቹ የሆነ ነገር አለው ማለት ነው። ኮከብን እንግዲህ ካወቅን ስለ ኮከብ ማወቅ በጣም ምቹ ነው ማለት የሚያደርግን እና ስለ ኮከብ ስናውቅ ስለ ኮከብም በደንብ እውቀታችን ሲዳብር ብዙ አይነት እውቀት ይመጣል ማለት ነው። ለሰዎች ማስረዳት የምንችልበት ሁኔታ ይፈጥራል። ለሰዎች ስለ ኮከቦች እንዴት እንደሆነ ስነፈለግ በደንብ እንዴት ነው ለመመራመር በሀገራችን ውስጥ ስነፈለግን እንድናውቅ ስነ ፈለግ በሀገራችን ያሉት ኮከቦች ምን አሉ የትኛው ዝውውርስ ያደርጋሉ ሮቴት አላቸው ወይ እንዴት የትኛው ኮከብ በየትኛው ሀገር ይገኛል የሚለውን እውቀት እንድናዳብር ያደርገናል ማለት ነው። ኮከብን መመልከት እና ኮከብን መመልከት ከዛም በላይ ራስን ያዝናናሉ። ምክንያቱም በሰማይ ላይ እንግዲህ ተሰባጥረው ስናይ ብዙ ደስ የሚል ስብጥር አላቸው ደስ የሚል አቀማመጥ አላቸው ደስ የሚል የአቀማመጥ ይዘት አላቸው ደስ የሚል አካሄድ አላቸው ከአንድ ቦታ አንድ ቦታ ኮከቦች የሚወረወሩበትና ጅረታማ ነገር የሚያወጡ ኮከብ አውትማ ከዋክብት ስላሉ በጣም ደስ ይላል ማለት ነው። እና ስለዚህ ኮከብን መመልከት ብዙ አይነት ትምህርት ይሰጣሉ ማለት ነው። እንግዲህ ከአንድ ቦታ ወደ አንድ ቦታ የማይጋጩበት የማይፈርሱበት ኮከብ ከአንድ ወደ አንድ ቦታ አይጋጭም። ምክንያቱም ይሄ ደግሞ እርስ በርሳቸው ተጋጭተው ወደ ምድር ትልቅ የሚፈጥሩበት ነገር የለም። እና ስለዚህ ኮከብ ብዙ አይነት ኮከብኮብ እረ እንዴት ትምህርት መውሰድ እንዳለብ ኮኮብ እንዴት አንድ ቦታ በሆነ ሀይል ሳይጋጩ ራሳቸውም እንግዲህ ሁሌ አየር ላይ መዘውሮች ሁሌ እንደዛ ይኖራል ማለት ነው። ስለዚህ ለሰው ልጅም ምሳሌ ይሆናሉ።